መስታወት ለሰው ልጅ መልካም ነገር ነው። ያው ራስን ለማየት የራስን ሁኔታ ለመረዳት መስታወት በጣም አስፈላጊ ነገር ነው። እኔ መስታወት ላይ ምን ያክል ጊዜ ይቆያሉ ሲባል የተወሰነ ሰዓት ነው የምትጠቀም የምትቆየው ብዙ መስታወት ተጠቃሚ አይደለሁም። ነገር ግን መስታወት ማየት ይመቸኛል። በተለይ የራስን መተማመን ከፍ ለማድረግ መስታወትን በራስ ላይ ያለን ጉድፍ ለመመልከት መስታወትን ሜካፕን ለመጠቀም ያው ሴት በተለይ ሲኮን ደግሞ ወንድም ለነገሩ አሁን በዚህ ጊዜ ይጠቀማል። እና መስታወት ላይ ጊዜ አጠፋለሁ። በጣም ከፍተኛ ጊዜ ግን አጠፋሁ ከተባለ እንዲህ ፀጉሬን እሙካ እስከማስታክልበት ምናምን ነገር ሰላሳ ደቂቃ ከሃያ አምስት እስከ አስራ አምስት እስከ ሰላሳ ደቂቃ ከዛ በላይ አይሆንም። ያን ያክል በጣም አልጠቀምም እሱንም ያው ፕሮግራም ሲኖረኝ ዴት ካለኝ። ሌላም ሌላም ነገር ካለኝ ነው እንጂ ከዛ ውጪ መስታወት በጣም በብዛት አልጠቀምም። ስለዚህ በመስታወት ላይ ቢያንስ በቀን ሳይሆን በሳምንት በሳምንት አንድ ሰዓት የሆነው መስታወት ላይ የማሳደፈው ሰዓት በሳምንት በሳምንት አንድ አንድ ሰዓት አይሆንም ሰላሳ ደቂቃ ነው ሊሆን የሚችለው ከዛ በዳ አይሆንም ማለት ነው። ስለዚህ መስታወት ጠቃሚና ጉድፍን ለመጠየቅ ያገለግላል። ምን ያክል ጊዜ አጠፋለሁ? ከሰላሳ ደቂቃ በላይ አይሆንም መቼ በሳምንት